የምትወደው ምግብ ምንድነው? የሚለው ጥያቄ ወሳኝ ነገር ነው። ምክንያቱም ደግሞ ያው በመክሰስ ሰዓት መመገብ ያለብን ነገሮች ምግቦች አሉ። እና ከእነዚህም ውስጥ የተለያዩ ምግቦች አሉ። ለምሳሌ እንጀራ ወጥጋ፣ ሻይና ዳቦ፣ የተለያዩ እንደ እርጥብ፣ ቃጠሎ አይነት ምግቦችን መመገብ አስፈላጊ ነው። እና በዚህ ሰዓት ደግሞ ለእኛ የሚመጥነን አይነት ምግብ መምረጥ መቻል አለብን። ከዚህም ውስጥ ደግሞ ለኔ ለምሳሌ የሚመቸኝ ምግብ ሻይና ዳቦ ቢሆን ደስ ይለኛል።

በእግር መጓዝ አሪፍ ነገር ነው ምክንያቱም ደግሞ ከሚሰጠን ጥቅም አንፃር ብዙ አይነት ጥቅሞች አሉት። አንደኛ ያው ከስራ በሰአት ለመድረስ በእግር መጓዝ መቻል አለብን። ሁለተኛ ደግሞ ለጥንካሬ ለጤንነት እንዲሁ ደግሞ ያው ስፖርት ስለሆነ በእግር መጓዝ አሪፍ ነው። እና በእግር ምን ያህል ርቀት መሄድ ትችላለህ የሚለው ጥያቄ በጣም ወሳኝ ሆኖ ከዚህ መሃል። እና ብዙ ሰዎች በጣም ብዙ እርቀት በኪሎሜትር የሚጓዙ ሰዎች አሉ አንዳንዶች ደግሞ ይህን ማድረግ የማይችሉ በሜትሮች መጓዝ የሚችሉ አሉ። እና ከዚህም አልፎ ደግሞ ምንም መጓዝ የማይችሉ ሰዎችም አሉ። እና ከእነዚህም ውስጥ ደግሞ እኔ ቢያንስ የተወሰነ በኪሎሜትር አካባቢ መጓዝ እችላለሁ። እና ደግሞ ምን ያህል እርቀት ትሄዳለህ የሚለው? ያው ከአንድ እስከ ሶስት ኪሎ ሜትር ያህል ያለምንም እረፍት መጓዝ እችላለሁ

ለስራ ትጓዛለህ የሚለው ጥያቄ በጣም አሪፍ ነው። ምክንያቱም ደግሞ ያው በስራ መጓዝ ስላለብን ነው በስራ ካልተጓዝን ስራ ላይ መድረስ ማንችል። ጉዞ ስንል ደግሞ የተለያዩ ጉዞዎች አሉ በመኪና መሄድ አለ በሞተርም ብስክሌት መሄድ አለ። በብስክሌትም መሄድ አለ። እንዲሁም ደግሞ ከተለያዩ ጓደኞቻችን ጋር ወክ በማድረግ መሄድ ይቻላል። እና ለስራ ትጓዛለህ የሚለው ጥያቄ መልሱ አዎ ነው የሚሆነው ምክንያቱም ደግሞ ካልተጓዝን ለስራ መድረስ አንችልም።

የምትወደው መጽሐፍ ምንድንነው የሚለው? እምወደው መጽሐፍ ብዙ አይነት መጽሐፎች አሉ እና ከእነዚህም ውስጥ ደግሞ የፍቅር መጽሐፍ አለ ልብ ወለድ መጽሐፍ አለ የተለያዩ ስለ ሀገር ስለ ታሪክ የሚያወሱ መጽሐፎች አሉ። እና ከእነዚህ ሙሉ መጽሐፎች ደግሞ እኔ የሚመችኝ አይነት መጽሐፍ የታሪክ ወይም ደግሞ ስራ ሀገር የሚያወራው ታሪክ መጽሐፍ ደስ ይለኛል። ምክንያቱም ደግሞ ያው ከሚሰጠን ጥቅም አንፃር ለሀገራችን ያለንን ፍቅር ለማጎልበት እንደዚህ አይነት መጽሐፎችን ማንበብ አስፈላጊ ስለሆነ እንደዚህ አይነት መጽሐፍ ማንበብ ደስ ይለኛል

ፎቶ ማንሳት በጣም ደስ የሚል ተግባር ነው። ምክንያቱም ደግሞ ያሁኑን ጊዜያችንን ለወደፊት ለማቆየት ሲባል ፎቶ ማንሳት መቻል አለብን። ምክንያቱም ደግሞ ፎቶ ማንሳት ለተለያዩ ጥቅሞች ይሰጡናል። ምክንያቱም ለማስታወሻነት ለወደፊት ሰራቸው ስራዎች አሁን ያሉንን ነገሮች አስቀምጠን ወደፊት ለማስተላለፍ ለተለያዩ ለወንድሞቻችን ለታናነሽ ወንድሞቻችን እህቶቻችን እንዲሁም ደግሞ ለልጆቻችንም ማስታወሻ ለማትረፍ ሲባል። ከአሁኑ ፎቶ ማንሳትና ለወደፊት ማሸጋገር መቻል አለብን። እና ፎቶ ማንሳት ትወዳለህ የሚለው ጥያቄ? አዎ ነው የሚሆነው አዎ እወዳለሁ

በቤትህ ልዩ የሆነ መቀመጫ አለህ የሚለው ጥያቄ በጣም የሚገርም ጥያቄ ነው ምክንያቱም ደግሞ ያው በቤቴ ላይ ሌት ያለ መቀመጫ የሚኖረው ሰው አለ ብዬ አላስብም ያው እዚህ መሃል ደግሞ እኔ ልዩ የሆነ መቀመጫ የለኝም ምክንያቱም ደግሞ ያው ቤቱ የሚታዘዘው ለአባቶችና ለእናቶች ነው እና እናትና አባት በሚያዘው መልኩ መንቀሳቀስ ነው አሪፍ ብዬ የማስበው እና ከነዚህም ውስጥ ደግሞ የራስህ መቀመጫ አለህ ማለት የቤቱ አዛዥ ሆንክ ማለት ነው እና ከዚህም መሃል ሳስታውስ ለኔ የሚሆንም መቀመጫ የለኝም ልዩ የሆነ መቀመጫ የለኝም።

እሳት ማንደድ ትችላለህ? ለሚለው ጥያቄ መልሱ አዎ ነው ምክንያቱም ደግሞ እሳት ማንደድ የማይችል ሰው አለ ብዬ አላስብም። ምክንያቱም ደግሞ እሳትን ያው ለእለተ እለት ኑሯችን ከምንጠቀማቸውና ዋነኛ ነገር ከምንላቸው መሃል አንዱ ስለሆነ እሳት ማንደድ ካልቻልን ደግሞ ምግባችንን አብስለን አንችልም። ምግብ ማብሰል ካልቻልን ደግሞ በረሃብ ልንጎዳ እንችላለን ስለዚህ ደግሞ እሳት ማንደድ መቻል አለብን። የተለያዩ እሳት ስንል ከተለያዩ ከኤሌክትሪክ ምድጃዎች እንዲሁ ደግሞ ከእንጨት ከማገዶ የሚገኝ እሳት አለ እና እዚህም ውስጥ ደግሞ መርጦ መጠቀም አስፈላጊ ስለሆነ። ምግብ ለማብሰል እሳትን መጠቀም አለብን እናም እሳት ማንደድ እችላለሁ።

ወደ ስራ ለመሄድ የተለያዩ ልብሶችን መልበስ መቻል አለብን። አንደኛ ኖርማል የሆነ የስራ ሰዓት የምንለብሰው ልብስ አለ። ሁለተኛ ደግሞ ዩኒፎርም አለ። የምንለብሰው አንድ አይነት የሆነ ከተለያዩ ሰራተኞች ጋር ተመሳሳይ ተደርጎ የተሰራ ልብስ አለ ይሄም ዩኒፎርም ይባላል። ኖርማል ደግሞ የሲቪል ልብስም አለ። እሱንም ለብሰን የምንሄድበት አጋጣሚ አለ። እና ከዚህም መሃል ደግሞ እኔ ዩኒፎርም ነው ለብሼ የምሄደው። ምክንያቱም ደግሞ ከተለያዩ ከሌሎች ሰራተኞች ጋር ተመሳሳይ ለመሆን አንዱ ይበልጣል አንዱ አይበልጥም አንዱ ያንሳል አንዱ ትልቅ ነው እሚባለውን ነገር ለመቅረፍ ሲባል ተመሳሳይ ልብስ እንድንለብስ ታዘላለህ። እና በዚህም መሃል ደግሞ ወደ ስራ ስንሄድ ዩኒፎርም ወይም ተመሳሳይ ከሌሎች ጋር ተመሳሳይ የሆነ ልብስ እለብሳለሁ

ቤተሰብ ብዙ ጊዜ ሊሰበሰብ ይችላል። ምክንያቱም ደግሞ በምግብ ሰዓት የተለያዩ ውይይቶች በሚኖሩበት ሰዓት የሆነ ምክር ሀሳብ ምናምን በሚሰበሰብበት ሰዓት ቤተሰብ በአንድ ላይ ስብስብ። ይደረጋል እና ቤተሰብ ምን ያህል ጊዜ ይሰበሰባል የሚለው ጥያቄ? ከዚህም ጋር ስናያይዘው በጣም ወሳኝ ነገር ነው። ምክንያቱም ደግሞ ቤተሰቡ ካልተሰበሰቡ የተለያዩ መፍትሄዎችን መፈለግ አይቻልም። የተለያዩ መንስኤዎችንም ማግኘት አይቻልም። እና ከዚህም መሃል ልጎ መንስኤ ካልተገኘ መፍትሄ የለውም። እና ቤተሰብ ምን ያህል ጊዜ ይሰበሰባል የሚለው ጥያቄ? በቀን ውስጥ ቢያንስ ከሶስት እስከ አምስት ጊዜ ሊሰበሰብ ይችላል።

የቴክኖሎጂ ችግር ሲያጋጥምህ ምን ታደርጋለህ? የቴክኖሎጂ ችግር ብዙ ጊዜ ሊያጋጥም ይችላል። ለምሳሌ። በምግብ በምንሰራበት ሰዓት ላይ የምግብ የምድር የኤሌክትሪክ ምድጃዎች ሊበላሹ ይችላሉ። የተለያዩ ማንበቢያ ላፕቶፖች ኮምፒውተሮች ሊበላሹ ይችላሉ እና ላፕቶፕ እና ኮምፒውተር እንዲሁም የኤሌክትሪክ ምድጃ ደግሞ ከቴክኖሎጂ ውጤቶች አንድ ናቸው። እና ከእነዚህ ውስጥ ደግሞ ለምሳሌ በእኔ ላይ እንትን ስል። የማንበቢያ ኮምፒውተሮች ወይም ላፕቶክ ውስጥ ሲበላሹብን ከቻልን የምንችላቸው ነገሮች ከሆነ እኔ ራሴን መጠገን እሞክራለሁ። ካልቻልኩ ደግሞ ለሚችል ሰው ገንዘብ ከፍለን እናሰራለን። እና በዚህን ሰዓት ደግሞ ብዙ አይነት ወጪ ያስወጣል። እና ደግሞ ራሳችንን መቻልም አለብን እነዚህን መጠገን መቻል አለብን። ከዚህም የተያያዘ ደግሞ እነዚህን በምንችልበት ሰዓት የተለያዩ ወጪዎችን እንቆጥባለን። እና የቴክኖሎጂ ችግር ሲያጋጥምህ ምን ታደርጋለህ የሚለው ጥያቄ። እኔ ራሴ ለመጠገን እሞክራለሁ ካልሆነ ደግሞ ለሚችል ሰው ክፍያ ከፍሎም ቢሆን አሰራለሁ

ማቅረቢያ ወይም ደግሞ ጽብረቃ ማድረግ መቻል አለብን እናም ደግሞ ማድረግ ትችላለህ ወይ የሚለው ጥያቄ? ወሳኝ ነገር ነው። በጣም ያስፈላጊ ጥያቄ ነው ምክንያቱም ደግሞ እኛ አሁን ያለንበትን ሳይሆን የወደፊቱን አስተውለን መስራት መቻል አለብን። እና ማቅረቢያ ወይም ደግሞ ማንፀባረቅ በጣም አስፈላጊ ነገር ነው። በትምህርት በተለያዩ መድረኮች ላይ የተለያዩ ነገሮችን ማቅረብ መቻል አለብን። እና ከዚህም መሃል ደግሞ ድፍረት ያስፈልጋል ድፍረትን ለማምጣት ደግሞ መለማመድ በተለያዩ ቦታዎች ላይ በድፍረትም ቢሆን እየሄዱ መስራት አስፈላጊ ነው ብዬ አስባለሁ። እና ማቅረቢያ ማድረግ ትችላለህ ወይ ለሚለው ጥያቄ? አዎ እችላለሁ። ምክንያቱም ደግሞ አሁንም እያደረኩት ስለሆነ በትምህርት ላይ በተለያዩ ዙሪያዎች የተለያዩ ኮርሶችን በምንማርበት ሰዓት ላይ የራሳችን የሆነ ማቅረብ እንድንችል መምህራኖች ይሰጡናል እና። ይህንን ነገር ብዙ ጊዜ አቅርበን እናውቃለን። እና ማቅረብ አስፈላጊ ነው ብዬ አስባለሁ። እና ማቅረብ ትችላለህ የሚለው ጥያቄ አዎ እችላለሁ

ልደትን እንዴት ታከብራለህ እሚለው ይሄን ታህል አስፈላጊ ነው ብዬ አላስብም ምክንያቱም ደግሞ ልደት ባሁኑ ሰዓት ማክበር ለተለያየ ኢኮኖሚ ችግሮች ሊያጋጥም ይችላል። ልደትን ያው አናክብር እያልኩ ሳይሆን መጠን ባለው መልኩ ቢሆን ደስ ይላል። ምክንያቱም ደግሞ ወጪን ለመቆጠብ ሲባል በአሁኑ ሰዓት ዘመናዊነት በተስፋፋበት ሰዓት ላይ ልደትን ማክበር ይህን ታህል አስፈላጊ ነው ብዬ አላስብም ምክንያቱም ደግሞ ቀለል አርገን ማክበር ስለምንችል እና እንዴት ታከብራለህ የሚለው ጥያቄ ቀለል ላድርጉ የሆነ ዳቦ ምናምን ቡና ሻይ አዘጋጅቶ የተለያዩ ጓደኞችን ቤተሰቦችን ጠርቶ በዛም መስተናገድ ይቻላል እና ልደትን እንደዚህም ማክበር ስለሚቻል ልደትን ቀለል አርገን ብናከብር ደስ ይላል ማለት እፈልጋለሁ

በኢትዮጵያ ውስጥ አራት ወቅቶች አሉ። ከእነዚህም ውስጥ ጸደይ፣ መሀር፣ ክረምት፣ በጋ የሚባሉት ናቸው። እና ጸደይና ምህር በጣም አሪፍ ናቸው ብዬ አስባለሁ። ያው ክረምትና በጋም የሚሰጡን ጥቅሞች አሉ። እርግጡን ነው በኢትዮጵያ ውስጥ ብዙ ጥቅም የሚሰጡን ክረምትና በጋ ናቸው። ነገር ግን ለእይታ ለተለያዩ አካባቢው ውበት ጥቅም የሚሰጡ ናቸው ብዬ የማስባቸው ጸደይ እና መህር ናቸው ምክንያቱም አበቦች የሚፈነድቁባቸው አረንጓዴ የሚሆኑባቸው ዛፎች የሚለመልሉበት ወቅት የነዚህን ሰዓት ነው። አረንጓዶችም ዛፎች የሚለምልሉበት አረንጓድ የሚሆኑበት ወቅት መህር ይባላል አበባዎች የሚፈነድቁበት አካባቢው የሚያምርበት ደግሞ ጸደይ ይባላል እና በእነዚህ ወቅቶች በጣም ያምራል። ያው ክረምትም ከሚሰጠን ጥቅም ጋር ስናየው አዘርቶችን ለመዝራት ያው ኢትዮጵያ ውስጥ አብዛኛው ግዴታ ዝናብ መጠበቅ መቻል አለብን እና ዝናብም የሚዘንበው ደግሞ በክረምት ወራት ነው። እና ክረምት እንደዚህ ያህል ጥቅሞችን እየሰጠ በጋም ደግሞ ከዚህ የበለጠ ይሰጣል። ምክንያቱም ደግሞ በክረምት የተዘሩ አዝመራዎች መሰብሰብ ያለባቸው በበጋ ነው። መወቃት ያለባቸውም በጋ ላይ ነው። ምክንያቱም ዝናብ ለመውቃትና ለመሰብሰብ አመቺ ስለማይሆን በጋ ላይ እና ፀሀይም ስለሚያስፈልግ በእነዚህ በበጋ ወራት ነው የምንሰበስበው። እና ደግሞ ለምግብነት የምናውለው፤ የምንወቀውም በዚህን ሰዓት ነው እና በጋ አስፈላጊ ነው ብዬ አስባለሁ። ግን ይበልጥ የትኛውን የሚያምረው ካልክ ጸደይ አበባ የሚፈነድቅበት ሰዓት ላይ ደስ ይላል።

ለምን ያህል ጊዜ በዚህ ስራ ሰርተሃል የሚለው ጥያቄ መልሴ። አይ ሰርቼ አላውቅም ለመጀመሪያ ጊዜ ነው የምሰራው። ምክንያቱም ደግሞ እንደዚህ አይነት ስራዎችን ለማግኘት ያው ከብዙ ሰዎች ጋር ግንኙነት ማድረግ መቻል አለብን። እና እኔ ደግሞ እንደዚህ አይነት ሰው አይደለሁም። ከብዙ ሰዎች ጋር የማልገናኝ አይነት ሰው ነኝ። ምክንያቱም በተለያዩበት ስራ ሁኔታዎች እንደዚህ አይነት ሰዎች ለመገናኘት አልችልም እና እንደዚህ አይነት ስራዎች እንዳልሰራ እንቅፋት ሆኖብኛል። ለወደፊት እሰራለሁ ብዬ አስባለሁ ምክንያቱም አሁን ላይ የተለያዩ ጓደኞችን እያፈራሁ ስለሆነ። በዚህ ስራ ላይ ለመሳተፍ በጣም እፈልጋለሁም ለወደፊትም እሰራለሁ ብዬ ተስፋ አደርጋለሁ። እና ለምን ያህል ጊዜ በዚህ ስራ ሰርተሃል ለሚለው ለመጀመሪያ ጊዜ እና ለአንደኛ ጊዜ? አሁን ነው መስራት የጀመርኩት ያው ከተወሰኑ ቀናት በፊት ነው መስራት የጀመርኩት። እና ከዚህ በፊት ሰርቼ አላውቅም

የድሮ ፎቶዎችን ትይዛለህ? ለሚለው ጥያቄ መልሴ አዎ እይዛለሁ ነው ምክንያቱም ደግሞ እንዲዚህ አይነት ጥያቄዎች በጣም አስፈላጊ ስለሆኑ መመለስ መቻል አለብን። እና የድሮ ፎቶዎችን መያዝ ለአሁኑ ለትዝታ ለማስታወሻነት። የድሮ ነገሮችን ለማስታወስ ፎቶዎች አስፈላጊ ናቸው ብዬ አስባለሁ ምክንያቱም ደግሞ አሁንም ማንሳት አለብን ብዬ አስባለሁ። ለወደፊት ልክ እንደዚህ በአሁኑ ሰዓት ያሉትን ነገሮች ለወደፊት ማስታወስ በምንፈልግበት ሰዓት ካሁኑ ፎቶ ማንሳት መቻል አለብን። የተለያዩ ገጽታዎችን የተለያዩ ማስታወስ የምንፈልጋቸውን ነገሮች የተለያዩ ጓደኞቻችንን ማንሳት ፎቶ ማንሳት መቻል አለብን። እና ፎቶዎችን መያዝ ሂንት አለ ጥቅም አለው ብዬ አስባለሁ። ምክንያቱም ደግሞ ከድሮ ጋር የተሰሩ ነገሮችን ታሪኮችን ትውስታዎችን ትዝታዎችን እንዲሁም ደግሞ የተለያዩ ጓደኞቻችንን የምናስታውስበት ፎቶ እየያዝን ነው። እና የድሮ ፎቶዎችን ትይዛለህ? የሚለው ጥያቄ አዎ እይዛለሁ ነው ምክንያቱም የድሮ ነገሮችን ማስታወስ ስለምፈልግ

በስራ ጊዜ እረፍት ታደርጋለህ? የሚለው ጥያቄ ለኔ አስፈላጊ ነው ብዬ አስባለሁ ምክንያቱም በስራ ጊዜ እረፍት ማድረግ መቻል አለብን ያው እየሰራን ሳይሆን የተለያየ አሁን ለምሳሌ ምግብ በልተን ማረፍ መቻል አለብን እንጂ እየሰራን ስራችንን ማስተጓጎል መቻል አለብን እያልኩ ሳይሆን ምግብ በልተን ምሳ በልተን፤ እራት በልተን ማረፍ መቻል አለብን ምክንያቱም ካላረፍን ልንጎዳ እንችላለን ስለዚህ በስራ ጊዜ እረፍት ታደርጋለሁ ወይ የሚለው ጥያቄ አዎ አደርጋለሁ ነገር ግን ማድረግም የማልችልበት አጋጣሚም ደግሞ አለ ከእነዚህም ውስጥ ደግሞ በጣም ስራ በሚጨናነቅበት ሰዓት ደንበኛ ላለማስገፋት ሲባል በስራ ሰዓት ላይ እረፍት ማድረግ አስፈላጊ ነው ብዬ አላስብም ምክንያቱም ደግሞ ደንበኛ ክቡር ነው በሚለው አባባል ምክንያት ደንበኛ ላለማስከፋት ሲባል ስራን ጠንክሮ መስራትና ሳያርፉ መስራት አስፈላጊ ነው ብዬ አስባለሁ፤ ስለዚህ በስራ ጊዜ እረፍት ታደርጋለሁ ወይ የሚለው ጥያቄ አዎ አደርጋለሁ ነገር ግን የማላደርግበት ምክንያቱም አለ።

ጨው ለመግብነት በጣም አሪፍ ነው ያው ለመግብነት ስል ብቻውን መጠቀም ሳይሆን። ከምግብ ጋር ከወጥ ጋር ከተለያዩ ምግቦች ጋር ከዳቦ ጋር ከተለያዩ ሌሎች ምግቦች ጋር ከምንመገባቸው ጋር ጨውን አድርገን መመገብ አስፈላጊ ነው ብዬ አስባለሁ። ምክንያቱም ደግሞ ከሚሰጠን ጥቅም አንፃር ለምሳሌ ሰውነታችን ላይ የአጥንት ግንባታ አስተዋጽኦ አለው። ጨው ማለት ነው እና ጨው ብዙ ትወዳለህ የሚለው ጥያቄ? አዎ ነው እወዳለሁ ነገር ግን በመጠኑ ሲሆን ነው። ከአንድ ምግብ ላይ በጣም ከመጠን ያለፈ ጨው በምንጠቀምበት ሰዓት ላይ። የተለያዩ የሆድ ህመሞችን ሊያስከትልብን ይችላል እና። ጨውን በመጠኑ አድርጎ መጠቀም በጣም እወዳለሁ። እና ምግብም ያጣፍታል ምግቡንም ያጣፍታል እና ምግቡ ጣፈጠ ማለት ደግሞ የመብላት ፍላጎት ይጨምራል። የመብላት ፍላጎትህ ጨመረ ማለት ደግሞ ጤንነትን ትጠብቃለህ ማለት ነው። እና ጨው ይህን ያህል ጥቅም ነው ያለው። ጥቅም የሌለው አድርገን የምናስብበት አጋጣሚ አለ ነገር ግን ለኔ ጨው ከዚህም በላይ ጥቅም አለው ብዬ አስባለሁ። እና ጨው ብዙ ትወዳለህ የሚለው ጥያቄ? አዎ እወዳለሁ

በአካባቢው ድልድይ አለ ወይ የሚለው ጥያቄ? ለመመለስ በጣም ቀላል ነው ምክንያቱም አዎ አለ በጣም ብዙ ድልድይ አለ። ከዚህም መሃል ደግሞ ድልድዮች ያው ኢትዮጵያ ውስጥ ብዙ አይነት ወንዞች ጅረቶች እንዲሁም ደግሞ ምንጮች አሉ። እና እነዚህ በኖሩበት ሰዓት ላይ ደግሞ ያው አሁንም ዘመናዊነት መጓጓዣ በተስፋፋበት ሰዓት ላይ ደግሞ መንገድ አስፋልት መስራት መቻል አለብን። እና እነዚህን በምንሰራበት ሰዓት ላይ መጓጓዣ መንገዶች በምንሰራበት ሰዓት ላይ እነዚህ ወንዞች አስቸጋሪ ሊሆኑ ይችላሉ። እና እነዚህን ወንዞች ለማሻገር ድልድይ መጠቀም መቻል አለብን። እና ከዚህም ጋር ስናያይዘው ወንዞች በበዙ ቁጥር ብዙ ድልድዮች ሊኖሩ ይችላሉ እና ከእኛ አካባቢ ብዙ ድልድዮች አሉ። እናም ደግሞ በአካባቢው ላይ ድልድይ አለ ወይ የሚለው ጥያቄ? አዎ ድልድይ አለ ብዙ ድልድዮች አሉ። ለመጓጓዣነት የሚያገለግሉ ከአንዱ አካባቢ ወደ ሌላው አካባቢ ለመሸጋገር የምንጠቀምባቸው ድልድዮች አሉ

አትክልት ስራ ታደርጋለህ ለሚለው ጥያቄ መልሴ አዎ አደርጋለሁ ነው። ምክንያቱም ደግሞ ያትክልት ስራ ማድረግ አስፈላጊ ነው። አትክልት ከሚሰጠው ጥቅም አንፃር በጣም ብዙ ጥቅሞችን ስለሚሰጥ ያትክልት ስራ ማድረግ አስፈላጊ ነው ብዬ አስባለሁ አትክልቶችን መንከባከብ መቻል አለብን። ለምሳሌ የአበባ አትክልቶች ለምግብነት የሚውሉ አትክልቶች ለምሳሌ ቆስጣ ሰላጣ ድንች እንዲሁም ደግሞ በቆሎ የተለያዩ ምግቦች አሉ። እና እነዚህን አትክልቶች መንከባከብ መቻል አለብን። ሌላ ደግሞ ለመዝናኛነት የሚውሉ አሉ። የተለያዩ ትልልቅ ዛፎች አሉ። እንዲህ አቮካዱ እንዲህ ዘይቱና አይነት እንትን አለ። ለምግብነት የሚውሉ አትክልቶች አሉ። እና እነዚህን አትክልቶች መንከባከብ መቻል አለብን። እነዚህን አትክልቶች መንከባከብ ካልቻልን የተለያዩ ነገሮችን ሊያሳጡን ይችላሉ። ለምሳሌ አበባዎችን በምናይበት ሰዓት የጽጌሬዳ አበባን መንከባከብ ካልቻልን ይጠወልጋሉ በሚጠወልጉበት ሰዓት ደግሞ የግቢ የቤትን ግቢ ሊያበላሽ ይችላል። ውበቱን ሊያበላሹ ሊያጠፋው ይችላል። ምግብ የምግብ አትክልቶችን ካልተንከባከብን ደግሞ ለምግብነት የሚውልን ነገር ከሌላ ለመግዛት እንገደዳለን። እና ወጪ ለመቆጠብ ሲባል መንገባከብ መቻል አለብን። ካልተንከባከብን ደግሞ ለሌላ ለመግዛት ወጪ ማውጣት መቻል አለብን። ስለዚህ ደግሞ ወጪ አልቆጠብንም ማለት ነው። ለድህነት ልናደረግ እንችላለን። ስለዚህ ያትክልት ስራ ታደርጋለህ የሚለው ጥያቄ? አዎ አደርጋለሁ

ገበያ መሄድ አስፈላጊ ነው ብዬ አስባለሁ። ምክንያቱም ደግሞ ገበያ ሄድን ማለት እንገዛለን ወይ እንሸጣለን የተለያየ መሸጥ እና የመግዛት አማራጮችን ተጠቅመን የተለያዩ ስራዎችን ልንሰራ እንችላለን እና ወደ ገበያ መሄድ አስፈላጊ ነው ብዬ አስባለሁ። አሁን ለምሳሌ ከእኛ አካባቢ በየትኛው ቀን ወደ ገበያ ስራ ትሄዳለህ የሚለውን ጥያቄ ለመመለስ በእኛ አካባቢ ላይ ሰኞ ሀሙስና ቅዳሜ ወደ ገበያ ምንሄድባቸው ጊዜያት ናቸው ቀናት ናቸው። ነገር ግን በተለያዩ አካባቢዎች ደግሞ ሁልጊዜ ከሰኞ እስከ እሁድ ድረስ ሰኞ ማክሰኞ ሮብ ሀሙስ አረብ ቅዳሜ እሁድ ድረስ ስራ ወይም ደግሞ ገበያ አለ ይሄ ማለት ያው የደንበኛን ፍላጎት ለማርካት ሲባል ነው እኛ አካባቢ ላይ ግን ብዙን ጊዜ በዚህ በእነዚህ ሶስት ቀናት ነው የሚሄደው ገበያ የሽያጭ እና የመግዛት አማራጭ የሚካሄደውም በእነዚህ ጊዜያት ነው እነዚህም ጊዜያት ደግሞ ወይም ቀናት ደግሞ ሰኞ፣ ሀሙስ እና ቅዳሜ ማለት ነው። እናም ያው ከእኛ አካባቢ ጋር ተመርኩዤ በየትኛውም ቀን ወደ ገበያ ትሄዳለህ? የሚለው ጥያቄ በእነዚህ በሶስቱ ቀናት ነው የምሄደው ሰኞ ሀሙስ እና ቅዳሜ ነው የምሄደው

ቀትር ላይ ምን ትመገባለህ? ለሚለው ጥያቄ መልስ ለመመለስ ያህል የተወሰነ ነገር ማዉራት ሳይጠበቅብኝ አይቀርም ምክንያቱም ደግሞ በቀል ላይ አብዛኛውን ጊዜ ሶስት አይነት የአመጋገብ ስርዓቶች አሉ ጠዋት ላይ ከአንድ ሰዓት እስከ ሶስት ሰዓት ድረስ ቁርስ እንመገባለን፣ ከአምስት ሰዓት እስከ ሰባት ሰዓት ደግሞ ምሳ እንመገባለን፣ ይሄ ማለት በቀጥር ሰዓት እንደማለት ነው እና ደግሞ ምሽት ላይ ደግሞ ከአስር ሰዓት እስከ አስራ አስራ አንድ ተኩል እስከ አስራ ሁለት ሰዓት ደግሞ መክሰስ እንመገባለን እና ቀትር ላይ ምን ትመገባለህ የሚለው ምሳ ነው። አብዛኛውን ጊዜ ምሳ ነው የምንበለው እና ምሳ በምንበላበት ሰዓት ላይ በደንብ መብላት መቻል አለብን ምክንያቱም ስራ በምንሰራበት ሰዓት አስፈላጂ ስለሆነ ነው እናም ምን ትመገባለህ ለሚለው ብዙን ጊዜ የኛ አካባቢ ላይ እንጀራ፣ ዳቦ ነው የሚመገበው እናም ያው እኔም እንደ አብዛኛው ህዝብ አንዱ ስለሆንኩኝ በዚህ ሰዓት እንጀራና ዳቦ እንዲሁም ደግሞ ወጥ በመጨመር ነው የምመለመው

በእኛ በሀገራችን የተለያዩ የባህል ባህላዊ ምግቦች አሉ። ከእነዚህም ውስጥ ደግሞ ለምሳሌ በሰሜኑ አካባቢ ላይ ልበት የሚባል ምግብ አለ፤ የመጣጣ አይብ የተለያዩ ምግቦች አሉ እንደዚህ የሚባሉ ባህላዊ ምግቦች አሉ። እናም ደግሞ በደቡቡ በኩል ደግሞ ቆጮ የተለያዩ ምግቦች አሉ፤ እና የትኛውን የባህላዊ ምግብ ትወዳለህ የሚለው ጥያቄ ያው እኔ ሰሜን አካባቢ ያለሁ ሰው ነኝ እና እነዚህ እልበት ምናምን መጀመሪያ የጠቀስኳቸውን ምግቦች ላይ ከእነዚህም ውስጥ ነው የምወደው። እና ያው የደቡብ ሰው ብትጠይቅ ደግሞ ቆጭ ነው የሚወደው ምክንያቱም ቆጭ አስፈላጊ ምግብ ስለሆነ በዛ አካባቢ ላይ እነዚህን ይህን ምግብ ይወዳል፤ እናም እኔ የትኛውን ባህላዊ ምግብ ትወዳለህ የሚለው እልበት ምግብ እወዳለሁ።

በኢትዮጵያ ውስጥ የተለያዩ በዓላት አሉ ከእነዚህም ውስጥ ደግሞ በሙስሊም ነበር በክርስቲያን የሚከበሩ በዓላት አሉ በጣም ደስ የሚሉ በዓላት ናቸው። ከእነዚህም ውስጥ አዲስ አመት አለ። ሁለቱም የምናከብረው ሙስሊሞችም ክርስቲያኖችም የተለያዩ እምነቶች አዲስ አመትን የኢትዮጵያ አዲስ አመትን ማለትም መስከረም አንድን እናከብራለን። ሌላ ደግሞ በክርስቲያኖች ዘንድ የመስቀል በዓል የገና ወይም ደግሞ የኢየሱስ ክርስቶስ ልደት በዓል አለ። ፋሲካ በዓል አለ እንዲሁም ደግሞ በሙስሊሞች ደግሞ አረፋ መውሊድ። የተለያዩ በዓላት አሉ ረመዳን አለ። እናም እነዚህ ምግቡ እንትኖች በዓላት በጣም አሪፍ ናቸው ደስ የሚሉ ስናከብራቸው ስሜት የሚሰጡ በዓላት ናቸው። እናም የትኛውም በዓል ትወደዋለህ የሚለው? ያው እኔ ክርስቲያን እንደመሆኔ መጠን ደግሞ የፋሲካና የገና በዓል ደስ ይለኛል

ማታ ምን አይነት ድምጽ ትሰማለህ ለምለው ጥያዬ መልስ ለመስጠት ያህል የተለያዩ አካባቢዎችን ዞር ብሎ መቃኘት አስፈላጊ ሳይሆን አይገርም። ምክንያቱም ደግሞ ማታ ማታ ላይ በጣም ብዙ አይነት ድምፆችን እንሰማለን። የዱር እንስሳት ወደ ከተማ ወደ ሰፈር የሚወጡበት ሰዓት ነው ማታ ማለት እንዲሁም ደግሞ የጎረቤት ድምጽ አለ። እና የዱር እንስሳት መሃል ደግሞ ጅብ ቀበሮ የተወሰኑት ያልናቸው በጣም ከሰው ጋር ሰው ሰፈር ላይ ማታ ማታ የሚወጡና የተለያዩ ጉዳት ሊያደርሱ የሚችሉ እንስሳት ናቸው። እናም የጅብ ድምጽ በጣም አስፈሪ ከመሆኑ የተነሳ ማታ ላይ ለመስማት በጣም ይከብዳል። እናም እኛ አካባቢ ላይ ይሄን ድምጽ መስማት በጣም የተለመደ ነው። ማታም ላይ ደግሞ መንቀሳቀስ ያው ያው ይሄ እነዚህ ነገሮች ስላሉ እነዚህ እንስሳት ጎጂ ስለሆኑ መንቀሳቀስ አይቻልም። ማታ ማታ ላይ እናም ደግሞ ማታ ማታ ምንአይነት ድምጽ ትሰማለህ እሚለው የእንስሳት ነው። የተለያዩ ደግሞ ቅርብ ላይ ያሉ የጎረቤት ድምጽ የህፃናት ለቅሶ ልንሰማ እንችላለን

ከስራ ሰዓት በኋላ ትሰራለህ ለሚለው ጥያቄ? ኧ አዎ እሰራለሁ። ምክንያቱም የምሰራው ስራ ግን ኢንታል ከዋናው ስርዬ ጋር ሲነጻጸር በጣም ቀለል ያለ ስራ ነው ሚሆነው። ምክንያቱም ደግሞ ያው እንደዛው የምሰራው ደግሞ ያው ልጎዳ እችላለሁ እረፍት ያስፈልገኛል። እና እነዚህ የምሰራቸውን ነገሮች ለምሳሌ ምግብ ማብሰል ሊሆን ይችላል። ልብስ ማጠብ ሊሆን ይቻላል የተለያዩ መገልገያ እቃዎችን ማጠብ ሊሆን ይችላል። እናም ከስራ ሰዓት በኋላ ስራ ትሰራለህ ለሚለው? ጥያቄ መልሴ ያው ቀለል ያለ ነው የሚሆነው አዎ እሰራለሁ ነው። ቅድም እንዳልኩትኝ ከስራ በኋላ ብዙ አይነት ስራዎች ሊሰሩ ይችላሉ። ለምሳሌ የኦንላይን ስራዎች። ከስራ ጋር ኦቨርታይም የሚሰሩ ስራዎች ናቸው። እናም እነዚህን ስራዎች መስራት አስፈላጊ ነው። በተጨማሪ ደግሞ ምግብ ማብሰል ሊሆን ይችላል። ልብስ ማጠብ ይሆን ይችላል የተለያዩ ጫማዎችን የተለያዩ መገልገያ እቃዎችን ማጠብ ሊሆን ይችላል። እና ከአስራ ሰዓት በኋላ እነዚህን እሰራለሁ

ምን አይነት ጥቅማ ጥቅሞች አሉህ? የሚለውን ጥያቄ ተመርኩዘን ብዙ አይነት ነገሮችን ልናነሳ እንችላለን። ምክንያቱም ያው ከመጀመሪያው ስንጀምር ጥቅማ ጥቅም ማለት ከተለያዩ ነገሮች ልናገኛቸው የምንችለው ወይም ደግሞ ልንጠቀምባቸው የምንችላቸው ነገሮች ናቸው። እነዚህን ነገሮች ነው ጥቅማ ጥቅም የምንላቸው ለምሳሌ ያው መጥፎም ነገር ቢሆን ጉቦ መቀበል ከአንዱ ውስጥ ከጥቅማ ጥቅሞች ውስጥ አንዱ ነው። እና ደግሞ ስራዎችን በምንሰራበት ሰዓት ኦቨር ታይም በምንሰራበት ሰዓት እነዚህም አንድ ጥቅማ ጥቅም ነው። እና ምን ጥቅማ ጥቅሞች አሉህ የሚለው ጥያቄ? ብዙውን ጊዜ ባይኖረኝም ነገር ግን ከስራዬ በተጨማሪ ሌላ ስራ በመስራት ጥቅማ ጥቅሞችን አገኛለሁ። እነዚህም ውስጥ የገንዘብ ጥቅማ ጥቅም ነው የማገኘው። እና ደግሞ የተለያየ ምክር ሀሳብ ጥቅማ ጥቅሞችንም ላገኝ እችላለሁ

በቤቱ ውስጥ ወይስ በውጭ መሆን ትመርጣለህ? የሚለውን ጥያቄ ለመመለስ የተወሰኑ ነገሮችን ማውራት መቻል አለብን ምክንያቱም ደግሞ ጥያቄውን ለመመለስ አስፈላጊ ስለሚሆኑ ነው እና በቤቱ ውስጥ መሆን የሚያስፈልግበት ሰዓት አለ ለምሳሌ በጣም አካባቢው በጣም ሙቀት በሚሆንበት ሰዓት ላይ ቤት ውስጥ መሆን አስፈላጊ ነው ብዬ አስባለሁ እና ደግሞ በጨለማ ሰዓት ማታ ላይ ቤት ውስጥ መሆን አስፈላጊ ነው ምክንያቱም የተለያዩ ጥቅሞች ስላሉት የተለያዩ የዱር እንስሳት ወደ ከተማ ወደ ሰፈር የሚወጡበት ሰዓት ስለሆነ ከነዛ ለመጠንቀቅ ሲባል ቤት ውስጥ መሆን መቻል አለብን፣ በውጭም መሆን ደግሞ አስፈላጊ የሚሆንበት ሰዓት አለ ከእነዚህም ውስጥ ደግሞ ቤት ውስጥ መሆን በጣም ቀዝቃዛ የሚሆንበት ሰዓት አለ ለምሳሌ ከታህሳስ እስከ የካቲት የሚሆን ወራት ላይ በጣም ቀዝቃዛ ነው እና ቤት ውስጥ መሆን በጣም ሊከብድ ይችላል ስለዚህ ወጣ ብሎ ፀሀይ ላይ መሆን ያስፈልጋል ነገር ግን ብዙን ጊዜ የጉልበት ስራ የሚሰሩ ሰዎች ደግሞ ውጭ ላይ መሆንን ይመርጣሉ ምክንያቱም የሚሰሩት ስራም ውጭ ላይ ስለሚሆን እነዛ ያንን ነገር ይመርጣሉ እና ጠቅለል ሳደርገው በቤት ውስጥ ወይስ በውጭም መሆን ትመርጣለህ የሚለው ጥያዬ እንዳስፈላጊነቱ ነው በውስጥ መሆንም የምመርጥበት ሰዓት አለ በውጭም መሆንም የምመርጥበት ሰዓት አለ።

ጥራት ያለው ስራ ማቅረብ ትችላለህ ወይ? ለሚለው ጥያቄ መልስ መስጠት መቻል አለብን ብዬ አስባለሁ። እኔም በግሌም መስጠት አለብኝ ብዬ አስባለሁ። እናም ጥራት ያለው ስራ ማቅረብ መቻል አለብን። ምክንያቱም ጥራት ያለው ስራ ማቅረብ ካልቻልን ከተለያዩ ደንበኞቻችን ልንርቅ እንችላለን ደንበኞች ከእኛ ራቁ ማለት ደግሞ ከስራችን ሊያስተጓጉለን ይችላል። ገቢ ማግኘት አንችልም ደንበኛ ቀነሰማለት ገቢያችን ይቀንሳል። ይሄም ማለት ደግሞ ደንበኛን በአግባቡ መያዝ መቻል አለብን። ደንበኛ ክቡር ነው የሚለውን አባባል ማስታወስ መቻል አለብን። ምክንያቱም ያው ለደንበኛም ስንል ነው ስራውን የምንሰራው። ያው ገቢ ብናገኝም ነገር ግን የደንበኛ እርካታ መተየት መቻል አለበት። እና ጥራት ያለው ስራ ካላቀረብን ደግሞ ደንበኞች ሊርቁን ይችላሉ። ደንበኞች ራቁን ማለት ደግሞ የገቢ ምንጫችን ይቀንሳል። ስለዚህ ጥራት ያለው ስራ ማቅረብ ትችላለህ የሚለው ጥያቄ? አዎ እችላለሁ ካልቻልኩ ደግሞ የምጎዳው ራሴ ስለሆኑ ማለት ነው

ገንፎ ትበላለህ ወይ የሚለው ጥያቄ ያው ለመመለስ ቀላሉ ጥያቄ ነው ብዬ አስባለሁ እና ከዚህም አንፃር ደግሞ ይህን ለመመለስ የተወሰኑ ሰከንዶች ያህል ማውራት መቻል አለብን ምክንያቱም ይሄን ለመግለጽ እጠቀምበታለሁ ብዬ አስባለሁ እናም ስንጀምር ለመጀመሪያ ግዜ ገንፎ ማለት በጣም ገንቢ ምግብ ነው ገንቢ ምግብ ከሚባሉት ውስጥ ነው የሚመደበው ሰውነትን ለመገንባት ለምሳሌ ያህል ቀለል አድርገን ስናየው የታመመ ሰው በሚኖርበት ሰዓት ላይ ገንፎ መመገብ አለበት ብዬ አስባለሁ ምክንያቱም ሰውነቱን ለመገንባት ይጠቅመዋል እና ነገር ግን የታመመ ሰው ብቻ አይደለም የመመገብ ያለበት ብዬ የማስበው ህፃናት የተለያዩ ሰዎች ደግሞ ጤነኛ ሰውም መመገብ መቻል አለበት ምክንያቱም ጤንነቱን መጠበቅ መቻል አለበት። ስለዚህ ገንፎ ትበላለህ የሚለው ጥያቄ አዎ እበላለሁ

ዛሬ የአየር ሁኔታው በጣም ቀዝቃዛ የሚባል አይነት ሁኔታ ላይ ነው ያለው። እና ዛሬ የአየር ሁኔታው እንደዚህ ይመስላል ምክንያቱም ደግሞ ያው ከወሩም አንፃር ነው። ከታህሳስ እስከ የካቲት ያለው ወር። ያው ጠዋት ጠዋት ላይ የተወሰነ ከሌላው አንፃር ይቀዘቅዛል ብርድ ነው። እናም የአየር ሁኔታው ለእኛ ምቹ ላይሆን ይችላል ምክንያቱም ያው ቅዝቃዜ በጣም ቀዝቃዛ ሲሆን ምቾት ስለማይሰጥ ማለት ነው። እና ዛሬ የአየር ሁኔታው ቀዝቃዛ የሚባል የአየር ሁኔታ ነው